የቤትህ ጣሪያ ምን የተሰራ ነው? የቤትህ ጣሪያ የተሰራው በቆርቆሮ ነው። በቆርቆሮ እና በባህር ዛፍ እንጨት ሆኖ። እና ከላይ ቆርቆሮ ከታች የሚይዘው እንትኑን ቆርቆሮ የሚይዘው የባህር ዛፍ እንጨት የተገጠመለት ነው። እና በአጠቃላይ የቤት ጣሪያ የተሰራ በቆርቁሮ ነው ማለት ነው

የመጠጥ ዉሀንን ከየት ታገኛለህ? የመጠጥ ዉሃ እኛ አገር በአጠቃላይ ሰው የሚጠጣው። ከቦምባ ነው ከቦምባ የቧምቧ ውሃ ነው የምንጠጣው አንዳንዴ አልፎ አልፎ የሃይላንድ ልትገዛ ትችላለህ። እንጂ ሁልጊዜም ተመሳሳይ ነው። አብዛኛው ሰው የሚጠጣው የቧምቧ ውሃ ነው። ቧምቧችንም የቧንቧ ውሀውም ጥርት ያለ ስለሆነ ምንም አሪፍ ውሃ ነው። እና የምንጠጣው የቧንቧ ውሃ ነው

ስራህን ትወደዋለህ? አወ እወደዋለሁ። እወደዋለሁ ከስራዬ ፍቅር አለኝ መስራት ደስ ይለኛል እና ደግሞ እንደውም ከስራዬ መውጣቱ ሙሉን አልወድም። ስራዬ ቁጭ ብዬ ስራዬ ውስጥ መዋል ነው ምፈልገው። ደስም ይላል። ከስራ ጋር ስትውል፣ ከደንበኛ ጋር ስትገናኝ ምናምን አሪፍ ስሜት አለውና ስራዬን እወደዋለሁ።

እንዴ ግዴታ ነው አ ቃልህን ትጠብቃለህ አዎ እጠብቃለሁ ቃሌን እጠብቃለሁ ቃል መነቃቅ ጠባቂ ሰው ነኝ። የተናገርኩትን ያዩት በጣም ይደብራል እና ቃሌ መተግበር። የምወድ አይነት ሰው ነኝ ቃሌን እጠብቃለሁ ስለዚህ ቃልህን ትጠብቃለህ ወይ ተብሎ ልትጠይቀኝ ጥያቄ? ለትክክል አዎ ነው የሚሆነው መልሴ ማለት ነው። እና በተለይ ደግሞ የተናገርከውም ሰው ለሰው ከሆነ። ቃሌን መጠበቅ ደስ ይላልና ቃሌን ጠባቂ ነኝ።

የተበላሸ ነገር ማስተካከል ትችላለህወይ የተበላሸ ነገር ማስተካከል ትችላለህወይ አወ እኔ የተበላሸ ነገር አብዛኛውን ጊዜ ማስተካከል በጣም ደስ ይለኛል በተለይ ደግሞ ኤሌክትሪክ ነክ እና ከስልክ ባር ነክ ከሆነ ጥገና ምናምን ደስ ይለኛል ማለት ነው እኔ የተበላሸ ነግሮችን ማስተካከል ስሜት ይሰጠኛል ደስ ይለኛል አወ እችላለሁ።

ለምን ያህል ጊዜ በዚህ ስራ ሰርተሃል የትኛው ስራ ነው? እዚሁ የያዝኩት ከሆነ። ገና ሁለት ወሬ ነው። ሁለት ወሬ ነው እንጂ ብዙም ጊዜ አላረኩም። ሁለት ወሬ ነው ስራ መስራት ከጀመርኩኝ ይህን ስራ። እና ሁለት ወሬ ሁላ ላይሞላ ይችላል። ወይ ወይ ሰላሳ አርባ ምናምን ቀን ይሆናል

ማዕድን ትጠቀማለህ እንዴ? አዎ ማዕድን ተጠቃሚ ነኝ። ማዕድን የተፈጥሮ ምርጥ ምንጭ ምርጥ ስጦታ ስለሆነ ማዕድን አዎ ተጠቃሚ ነኝ። እና ማዕድን ትጠቀማለህ ወይ? ተብሎ ለጠየቀኝ ጥያቄ መልስ የሚሆነው ኦፍ ኮርስ አዎ ነው። በቃ አዎ እጠቀማለሁ ነው። አዎ እጠቀማለሁ

አዎንታዊ አስተያየት ተቀብለህ ታውቃለህ? እኔ ብዙ ጊዜ አዎንታዊ አስተያየትን ብዙም አልወድም። እና አወንታዋ አስተያየት ተቀብዬ አላውቅም። እና ስለዚህ አዎንታዊ መልስ ተቀብለህ ታውቃለህ? ለሚለው መልስ የሚሆነው አላውቅም ነው። ዩ ጋይ

የምትወደው መተግበሪያ ምንድነው? መተግበሪያ መተግበሪያ ማለት ሴቲንግ ነው ናይን ሴቲንግ ትወዳለህ ነው። ከሆነ ይሄ የራሱ የፎን አለ እሱም በጣም ይመቸኛል። እና እኔ የራሷን የስልኬን እንትን መተግበሪያ አዎ አዎ እኔና

በስነ ስርዓት ነው በስነ ስርዓት አውቃለሁ ጊዜና ቦታ ይዤ የማስታውቃችሁን ሰዎች ጠርቼ ሁለቱንም እና አጋጣሚ ከሆነ የተገናኙ ደግሞ በስነ ስርዓት ክብር ባለው ነገር ክብር በሚነካ በማይነካ መልኩ እንዲተዋወቁ አደርጋለሁ ማለት ነው። እና በስነ ስርዓት ሰው ለማስታወቅ ስነ ስርዓት የምመርጥ አይነት ሰው ነኝ። በዛ ላይ ደግሞ ክብር ቢኖረው ደስ ይለኛል ሰው ሲከባበር ምናምን ደስታ ስሜት ይሰጠኛል እና

ጥፍርህን ትቆረጣለህ አዎ አቆረጣለሁ ጥፍሬን አቆረጣለሁ የእግሬንም ጥፍር የእጄንም ጥፍር ሳያድጉ ሳያድጉ መቁረጥ ደስ ይለኛል እቆርጣለሁ አዎ። ከዛ ደግሞ ሌላም ነገር በስነስረአት እቆርጣለሁ እኔ አሳድጌም አላቅም። ጥፍር ከዚ በፊትም ከዚ በሁዋላም ጥፍር ማሳደግ ምንም እንትን ስለሌኝ ጥፍር የማሳድግ አይመስለኝም። እና አዎ እቆርጣለሁ ነው